ወደ ስራ በሰአቱ ትደርሳለህ? አዎ ማለት ሁለት ሰዓት ጧት ሁለት ሰዓት ላይ ነው። እንግዲህ ስራ የምገባው በርግጥ የቅጥር ስራ ባይሆንም የምሰራው ግን ጠዋት ጠዋት ሁል ጊዜ ሁለት ሰዓት ላይ መግባት እፈልጋለሁ ያው ራሴ ማለት ነው። እና በሌሊት ስለምንነሳ አስራ አንድ ሰዓት አስራ ሁለት ሰዓት ነው የምንነሳው። የተቻለ መጠን ከዛ በጧት የምንሰራራቸው የምንጨራርሳቸው ነገሮች ጨራርሼ እስከ ሁለት ሰዓት ባለው ስራ ቦታ ለመድረስ ነው። ፍላጎቴ ያው አብዛኛውን ጊዜም በሰአቱ ስራ ቦታ የምንደርሰውና ስራዬን የምጀምረው ማለት ነው። ግን አንዳንድ ቀናቶች ከሰአቱ ከፈለኩት መድረስ ከፈለኩት ሰዓት ባነሰ ማለትም በዘገየ ሁኔታ ልደርስ የምችልባቸው ሁኔታዎችም ይኖራሉ ማለት ነው። አንዳንዴ ግን እንደ አጠቃላይ በአብዛኛው ወደ ስራ በሰአቱ በምፈልግበት ሰዓት ነው የምደርሰው ማለት ነው።

የምትወደው መተግበሬ ምድነው? የምወደው መተግበሬ እንግዲህ ብዙ መተግበሬወችን አልጠቀምም። ብዙ ሶሻል ሚዲያወችን ወይም ማህበራዊ ሚዲያወችን ብዙ አልጠቀምም ማህበራዊ በተግበሬወችን ማለት ነው። የምጠቀማቸው የተወሰኑ ናቸው። ከነዚህ ውስጥ በዋናነት የምጠቀመው ዩቲዩብ ቴሌግራም እና ፒንተረስትን እጠቀማለሁ። ዩቲዩብን በዋናነት ቪዲዮ ለመከታተል በጣም ነው የምጠቀመው እና ደግሞ ከሰዎች ጋር ኮንታክት ለማድረግ ለመገናኘት ለማውራት ደግሞ ቴሌግራምን ነው የምጠቀመው። ፒንተረስት ደግሞ የተለያዩ ነገሮችን አዳዲስ ነገሮችን ብዙ ብዙ ደስ የሚሉ የሚለቀቁ ነገሮችን ለማት ፒንተረስት ላይ እገባለሁ። እና አሁን አሁን በጣም እየወደድኩት የመጣሁት መተግበሪያ ከእነዚህ ከሶስቱ ፒንተረስትን ነው ፒንተረስት ውስጥ ከገባው መውጣቱሉ እስከሚቸግረኝ ድረስ ነው በጣም ላዩ ላይ ጊዜ እያጠፋው ያለሁት እና ከአንዱ ወደ አንዱ ከአንዱ ወደ አንዱ እያልኩ ሳይ ረጅም ሰዓት እየገደለብኝ ነው የሚገኘው። እንደው የምወደው መተግበር ያው ፒንተረስት ነው ብል ይሻላል ለጊዜው ማለት ነው። በርግጥ ዩቲዩብ በጣም እጠቀም ነበረ አሁን አሁን ግን ዩቲዩብን ያው ከስራ አንፃር ከአንዳንድ ነገሮች አንፃር አሁንም የምጠቀመው ዩቲዩብን በዋናነት። ቀኑንሙሉ ዩቲዩብ የሆነ ነገር ከፍቼ ላይ የምችልበት ሁኔታ ይኖራል በደቂቃ ነው የሚሞሉ ግን በጣም የሚመቸኝና ከገባው መውጣት የማልችልበት አይነት መተግበሬ ደግሞ ፒንተረስቱን አግኝቼዋለሁ ማለት ነው። እና ፒንተረስትን በጣም እየወደድኩት መጥቻለሁ። እና የምወደው መተግበሬ ለጊዜው ፒንተረስት ነው ብል ይቀለየናል ምክንያቱም ነው።

ሰንተ ቋንቋ ትችላለህ እኔ እንግዲህ በአጠቃላይ ሶስት ቋንቋ እችላለሁ ብዬ ማለት የምችል ይመስለኛል። ያው አፌን የፈተሁት አማርኛ ቋንቋ ነው። ከዛ ቀጥሎ ከአማርኛ ቀጥሎ ደግሞ የማውቀው ቋንቋ እንግሊዘኛ ነው። ያው እንግሊዘኛ ያወቅኩበት ምክንያት ደግሞ አንደኛም በትምህርት አንደኛም ደግሞ ቤት ውስጥ። በጣም ከህፃንነቴ ከልጅነቴ ጀምሮ የሆሊዩድሚ ፊልሞችን እከታተል ነበር። እና በዛና በትምህርቴም ደግሞ ጥሩ ስለነበርኩኝ። እንግሊዘኛ ቋንቋን ከአማርኛ ቀጥሎ የቻልኩት። ከዛ ከእንግሊዘኛ ቀጥሎ ደሞ ወደ ኦሮምኛ ማለት ነው። ኦሮምኛ ደግሞ በርግጥ ካደኩት ትልቅ ከሆንኩ በኋላ ነው። አሁን የማውቀውን ያክል ለማወቅ የቻልኩት ማለት ነው። ማለት ዩኒቨርሲቲ ከገባሁ ቡኋላ ነው። ማወቅ የቻልኩት። ከዛ በፊት በነበረው ከሰላምታ ውጪና ከአንዳንድ የተወሰኑ ቃላቶች ውጪ እና ኦሮምኛ አሰማም ነበር። አሁን ግን ጥሩ ደረጃ ላይ ነኝ ያለሁት ኦሮምኛ ቋንቋ መስማትን በመናገር ሊወለድ ብዙ በርግጥ የሚጠራኝ ነገር ቢኖርም ግን እኔ ቋንቋ ማወቅ እችላለሁ ብዬ የማስብለኝ ያክል አቃለሁ ብዬ ነው የማስበው። እና በአጠቃላይ ስንት ቋንቋ ነው የምችለው ማለት ነው? አማርኛ እንግሊዘኛ ኦሮሞኛ ሶስት ቋንቋ ማለት ነው የምንችለው።

የስራ ጊዜ ገደብ ታስተካክላለህ? እንግዲህ የትኛውም ነገር ገደብ ይኖረዋል። የስራም ጊዜ ገደብ ይኖረዋል። ማለትም ከስራ ውጪ ያሉ ሌሎች ነገሮችን ለማድረግ የሰራ ጊዜም ገደብ ያስፈልገዋል ስለሆነ ማለት ነው። እና በእርግጥ በዋናነት ምንድን ነው? አሁን ላይ ትኩረቴን ሙሉ ለሙሉ ማድረግ የምፈልገው ስራዬ ላይ ስለሆነ አብዛኛውን የግዜዬን ሰአቶችን እንዲወስድ የምፈልገው ስራዬ ነው። እና አብዛኛውን ሰዓት ስራ ለመስራት እሞክራለሁ። ግን እሞክራለሁ ማለት እንደዛ ነው እያደረኩ ያለሁት። አብዛኛውን ጊዜ ስራ ነው እየወሰደብኝ ያለው ጊዜን በሙሉ ማለት አልችልም ደፍሬ ማለት ነው። ግን ገደብ ይኖረዋል። ማለት በቀን ቢያንስ ይሄን ያህል ሰዓት ብሰራ ብዬ የማስቀምጠው ሰዓት አለ። አንደኛው የምሰራውን ነገር በጣም በተገባ ጥሩ እንትን ባለው ጥራት ባለው ሁኔታ መስራት እንዲችል። ሁለተኛውም ደግሞ ለሌሎች ማድረግ ለምፈልጋቸው ነገሮች ጊዜ ለመፍጠር ጊዜ ለማዘጋጀት ስል የግድ የስራዬ ጊዜ ላይ ገደብ ማኖር ይገባኛል ማለት ነው። ከዚህ እስከዚህ ብሰራ ከዚህ እስከዚህ ብሰራ ከዚህ እስከዚህ ባለው ደግሞ ይሄንን ባደርግ ብዬ ገደብ አወጣለሁ ማለት ነው ለእያንዳንዱ ጊዜ። አተገባበሩ ላይ ግን አሁን ድረስ ብዙ የሚቀረኝ ነገር እንዳለ ነው የሚሰማኝ። እና አዎ የስራ ጊዜን አስተካክላለሁ ማለት ነው በአጠቃላይ።

ባዶ እግር መራመድ ታውቃለህ። ተራምጄ አውቃለሁ ባዶ እሬን ግን በጣም ነው። ነጻነት የሚነሳኝ ባዶ እግሬን። መንገድ ላይ ልክ ስሄድ በጣም በጣም ነው። ሰላም የሚነሳኝና አልችልም በተለይ ከቤቱ ውጪ ምናምን ከሆነ ማለት ነው። ቤት ውስጥ እንኳን ችግር የለውም። ባዶ እግሬንም ብንቀሳቀስ። ከቤት ውጪ ልክ ባዶ እግሬን ለመሄድ ስሞክር ጠጠር ምናምን ምናምን ሲነካኝ በጣም ነው እግሬ የሚከብደኝ። እና በዛ የተነሳ በባዶ እግር ከቤት ውጪ መንቀሳቀስ የምወድ አይነት ሰው አይደለሁም። ነጻነት አይሰጠኝም ያንን ማድረግ እና ጫማ አድርጌ ለመንቀሳቀስ ነው የምንሞክረው። ብዙ ጊዜ እንደ አጠቃላይ ግን እንደ ልምድ ባዶ እግሬን ተራምጄ አውቃለሁ። ግን በጣም በሚያስጠላ በሚደብር ስሜት ውስጥ ሆኜ ነው የምንቀሳቀሰው ማለት ነው። እና አጠቃላይ ባዶ እግሬን ተራምጄ አዎ አዎ አውቃለሁ ተራምጄ

"ዋይፋይ ትጠቀማለህ?" አዎ እጠቀማለሁ ዋይፋይ እጠቀማለሁ። እንደውም እኮ ራሱ በዋይፋይ ተጠቅሜ ይሄንን ስራ እየሰራሁ ያለሁት እና እንደ አጠቃላይ ዋይፋይ እጠቀማለሁ። እንግዲህ የአመት ጥቅል ፓኬጅ ገዝቼ የዋይፋይ አሱን በመጠቀም ነው ስራዎቼን የምሰራው እና ካርድ እየገዛሁ ኢንተርኔት ፓኬጅ እየገዛሁ መስራቱ አያወጣምና አንዴ የአመቱን ገዝቶ መስራቱ የተሻለ ነው በሚል ዋይፋይ ገዝቼ የሚመቻቹ ነገሮችን ቤት ውስጥ ምናምን አንዳንድ ነገሮችን አመቻችቼ ወደ ቤት ትገባለች ማለት ነው፤ እና "ዋይፋይ ትጠቀማለህ?" አዎ አጠቀማለሁ።

የስራ እድገት እየፈለክ ነው? የስራ እድገት እየፈለኩ እንኳን አይደለም ምክንያቱም ያው ያለሁበት የስራ አይነት ሁኔታ አሁን ላይ ቅጥር አይደለም። ያለኝን እውቀት ለሰዎች ያንን እውቀት መሸጥ ነው። እና ያለሁበት የስራ አይነት መስኩ ማለት ነው። እና እና በቅጥር ሁኔታዎች ውስጥ ሳይሆን የሆነ የስራ አለፊነት ሳይኖር የስራ እድገት ልፈልግም አልችልም ሊኖረኝም አይችልም። እና ግን ካለሁበት የስራ ሁኔታ አንፃር እንደ ሰው ምሰራው ስራ ቢያድግ እኔም አሰራሬ አብሮ ቢያድግ ምናምን ደስ ይለኛል። ግን አሁን እኔ የስራ እድገት እየፈለኩ አይደለም ምክኒያቱም የስ የስ የማንም ስራ ሰራተኛም ተቀጣሪም ስላልሆንኩ

የስራ ልብስ ትለብሳለህ? እስካሁን ድረስ የስራ ልብስ ለብሸ አላውቅም ግን በጣም አስባለሁ እንደውም ዛሬ ራሱ ሳስብ ነበረ። ትናንትም በቃ በተደጋጋሚ ሰሞኑን ሳስብ ነበር የሰራ ልብስ መልበስ ምክንያቱም የምሰራበት ቦታ ልብስ በጣም የሚያቆሽሽ አይነት እንቫይሮመንት እንትን እና ተጠንቅቄ ወደዛ ሄጄ ወደዚህ ሄጄ ምናምን ነገር እንትን ለማለት ብሞክር ብዙ ነገሮችን ያበለሻሽልና የስራ ልብስ በጣም ያስፈልገኛል ማለት ነው። ከብዙ ነገሮች አንፃር በተለይ ፀጉሬን የሚሸፍን ነገር ያስፈልገኛል። ከዛ የስራ ልብስ ቁምጣ አያስፈልገኛል። እነዚህ ነገሮች ደግሞ አምናለሁ ያው ነገሮችን እንደሚስተካከሉና እግዚአብሔርም ወደ ቦታዬ እንደሚመልስም አምናለሁ። በአጠቃላይ የስራ ልብስ ለብሼ አላውቅም። ግን የስራ ልብስ ብዬ በጣም አስቤበት ምናምን ሀሳቡን ስለወደድኩት ይዤልህ ነው የመጣሁት እንጂ የስራ ልብስ እኔ በራሴ እንዲህ እናድርግ እንደዛ እናድርግ ብዬ ያስቀመትኩት ምንም አማራጭ የለም ማለት ነው።